እሺ አደጋ አደጋ የሚለው ቃል እንግዲህ አደጋ ማለት በአንድ ሰው ላይ ወይም ደግሞ በእንስሳ ላይ ወይም ደግሞ በተለያዩ ንብረቶች ላይ። በተለያዩ ህይወት ባላቸው ወይም ደግሞ ህይወት በሌላቸው ነገሮች ላይ ይሄ የሚደርስ ጉዳት ማለት ነው እንግዲህ አደጋ ማለት ጉዳት አስከፊ የሆነ ነገር ጉዳት ማለት ነው እንዴ አደጋ እንግዲህ በተለያየ በተለያዩ ነገሮች የተለያዩ ነገሮች ላይ ይደርሳል ማለት ነው። እንግዲህ አደጋ ለምሳሌ አደጋ ማለት እንግዲህ በሰው ልጆች ላይ ሊደርስ የሚችል ነው ማለት ነው እንግዲህ በሰው ልጆች ላይ የተለያየ አይነት አደጋዎች ይደርሳሉ። አሁን ለምሳሌ እንግዲህ አንድ ሰው ብዙ አይነት አደጋዎች ይደርሱበታል ማለት ነው። አሁን ለምሳሌ ይሄ መኪናህ ግጭት ሊሆን ይችላል እንግዲህ አንድ ሰው በመኪናህ ከጠገጨ አደጋ የመኪና አደጋ ደርሶበታል ይባላል ማለት ነው። የመኪና አደጋ ወይም ደግሞ በመኪና ተሳፍሮ እየሄድህ እያለህ መኪናው ከተገለበጠ ይሄም እንግዲህ የመኪና አደጋ ይባላል ማለት ነው። እንግዲህ ያ ሰው በዛ በመኪና ከተገጨ ሊሞትም ይችላል እንደዚሁም ደግሞ የተለየ አካል የተለየ የአካል ክፍል ወይም ደግሞ ሰውነቱ ሊጎዳ ወይም ደግሞ ሊቆስል ይችላል ማለት ነውና እንግዲህ ምን ይባላል የመኪና አደጋ ይባላል ማለት ነው። እንግዲህ አንድ ሰው አደጋ ሲደርስበት ወይም ደግሞ እንግዲህ አንድ ሰው በተለያዩ ምክንያቶች ወይ አሁን ለምሳሌ በተለያዩ እንስሳዎች በመጠቃት ሊሆን ይችላል አሁን ለምሳሌ በከብቶች በመወጋት ወይም ደግሞ በመረገጥ ሊሆን ይችላል አንድ ሰው አደጋ ሊደርስበት ይችላል እና ያ እንግዲህ እንስሳቱ አደጋ አድርሶበታል ወይም ደግሞ የእንስሳት አደጋ ደርሶበታል ይባላል ማለት ነው። እንደዚሁም ደግሞ በሌላ በኩል ተፈጥሮ በሆነ ነገር አሁን ለምሳሌ በንፋስ ሊሆን ይችላል በአውሎ ንፋስ ወይም ደግሞ በዝናብ ሊሆን ይችላል አንድ ሰው አደጋ ሊደርስበት ይችላል ሊሞትም ሁላ ይችላል እና እንግዲህ ያ አደጋ ይባላል እንግዲህ በተለያዩ ምክንያቶች የሰው ልጆች አደጋ ይደርስባቸዋል ማለት ነው። የተለያዩ አጋጣሚዎች አሉ ለምሳሌ የሰው ልጅ ራስ በራሱ እንደዚሁም በዛው በሰው ልጅ አደጋ ሊደርስበት ይችላል ማለት ነው። እንግዲህ አሁን አንድ ሰው ቢጣላ ከአንድ ሰው ጋር ያ ሰውዬ አደጋ ያደረሰበት ሰውዬ አደጋ ለደረሰበት ሰውዬ እንግዲህ አደጋ አድራሽ ነው ማለት ነው። እንግዲህ አደጋ አድራሽ አደጋ ማለት ሊጎዳ የሰውን ልጅ ወይም ደግሞ ማንኛውንም ነገር ሊጎዳ የሚችል ነው እንግዲህ። በአካላዊም ሆነ በንብረትም ሆነ በተለያዩ ምክንያቶች ወይም ደግሞ በአምሮዊም ይሁን የተለያዩ በተለያዩ ሁኔታዎች እንግዲህ የሰውን ልጅ ሊጎዳህ የሚችል ተግባር አደጋ ይባላል ማለት ነው። እንግዲህ እንደዚሁም ደግሞ አሁን ለምሳሌ ሊወድቅ ይችላል አንድ ሰው ስሄድ በሚሄድ በሰአት ወድቆ ድንጋይ ምናምን የተለይዩ ሊጎዱት የሚችሉ ነገሮች ሊመጡት ይችላሉ እና እንግዲህ በዛን ሰዓት ሊጎዳው አደጋ ይባላል ማለት ነው። እንደዚሁም ደግሞ አሁን ለምሳሌ የሰው ልጅ በተለያዩ ምክንያቶች በቅንጭላቱ ላይ አደጋ ሊደርስበት ይችላል ማለት ነው። እንግዲህ ያ አደጋ ደግሞ የእይታ ወይም ደግሞ የመስማት እንደዚሁም ደግሞ የተለያዩ የመናገር ችግሮችን ሊያመጡበት ይችላል እና እንግዲህ የጭንቅላት አደጋ ሊባል ይችላል ማለት ነው። ከተለያዩ ነገሮች ሊጋጭ ይችላል እንደዚሁ ደግሞ በተለያዩ በሰዎች ሊመታ ይችላል እንደዚሁም ደግሞ የተለያዩ ዛፎች ወድቀው ሊመቱት ይችላሉ እና በዚህ በዚህ ምክንያት አደጋ ሊደርስበት ይችላል ማለት ነው። እንግዲህ እንደዚሁም ደግሞ አንድ ሰው አሁን ለምሳሌ አንድ ገበሬ ወይም ደግሞ በአንድ አካባቢ የሚኖሩ ማህበረሰቦች በድርቅ ሊጎዱ ይችላሉና ያ በድርቅ የተጎዳው አከባቢ እንግዲህ የተለያዩ ሰብሎች ወይም ደግሞ አዝእርቶች የሚበሉት ነገር ወይም ደግሞ የሚሰጡት ነገር ላይኖር ይችላል። እና እንግዲህ ያ የረሃብ አደጋ ወይም ደግሞ የድርቅ አደጋ ደረሰባቸው ይባላል እንግዲህ እነሱን ስለሚጎዳቸው ወይም ደግሞ ሊጎዳቸው ስለሚችል ምክንያቱም ደግሞ ሰብልም ሆነ የሚጠጣ ውሃ ስለለላቸው እንግዲህ የተፈጥሮ አደጋ ይባላል። ይሄ ድርቅ ወይም ደግሞ የተከሰተው ድርቅ በዛ አካባቢ ያለው የተፈጥሮ አደጋ ወይም ደግሞ የረሃብ አደጋ ተጋርጦባቸዋል ወይም ደግሞ አጋጥሟቸዋል ይባላል። እንደዚሁ ደግሞ አሁን ለምሳሌ በአንድ ሀገር እንግዲህ በአንድ ሀገር ሊሆን ይችላል ወይም ደግሞ በአንድ ዞን ወይም ደግሞ በአንድ አካባቢ ሊሆን ይችላል። ሰላምና መረባበሽ ካለ ሰላም ከሌለህ ረብሻ ወይም ደግሞ ብጥብጥ የእርስ በእርስ ጦርነት ሊሆን ይችላል ከሌላ ሀገር ጋር ሊሆን ይችላል። ያ እንግዲህ በህዝቦች ላይ የሚያደርሰው ከፍተኛ አደገኛ ወይም ደግሞ ኢኮኖሚያዊውም ሆነ አደጋ ኢኮኖሚያዊው ሆነ አካላዊ ችግር ያደርሳል ማለት ነው። ያ እንግዲህ የጦርነት አደጋ ወይም ደግሞ በእርስ በእርስ ወይም ደግሞ ሰላም ባለመሆን የመጣ አደጋ ይባላል። እንግዲህ እንግዲህ አደጋ በሰው ልጅ በአካል ላይ ወይም ደግሞ በአእምሮውም ላይ ላይሆን ይችላል እንደዚሁም በንብረት ላይ ሊሆን ይችላል ማለት ነው። አሁን ለምሳሌ አሁን ለምሳሌ የ አሁን ለምሳሌ የንብረቱ አንድ ሰው ንብረቱ በሌባ ቢሰረቅበት ወይም ደግሞ ቢቃጠልበት አሁን ለምሳሌ አንድ ሰው ቤት ሊሆን ይችላል ንብረቱ ሊሆን ይችላል በእሳት ቢቃጠልበት ወይም ደግሞ በሌቦች ቢሰረቅበት እንግዲህ ያ በንብረቱ ላይ ከፍተኛ አደጋ ደርሶበታል ማለት ነው። ያ ሰው እንግዲህ ያ በዛ በንብረት ላይ ከፍተኛ የሆነ አደጋ ደርሶበታል ማለት ነው። ያ ሰውዬ እንግዲህ ወደ ድህነት

እሺ እባክህ እባክህ ማለት እንግዲህ አንድን ሰው እንዲያደርግልን ወይም ደግሞ እንዲተው የምንጠይቀው መጠይቅ ነው ማለት ነው። ባክህ የሚለውን ቃል እንግዲህ አንድ ሰው የሆነ ነገር የማድረግ መብቱ ኖሮት እንግዲህ የሆነ ነገር ማድረግ የሚችል ሆኖ ያንን ነገር እንዳደርግልን በተማጽኖ የምንጠይቅበት ቃል ነው ማለት ነው። እንግዲህ እንደዚሁም ደግሞ የሆነ ነገር ሊያደርግ እኛን ሊጎዳ ወይም ደግሞ ማህበረሰቡን ሊጎዳ የሚችል ወይም ደግሞ መጥፎ ድርጊት ሊያደርግ ሆኖ እንግዲህ ያንን ነገር እንዲተው እባክህ ብለን የምንጠይቀው የተማጽኖ ቃል ነው ማለት ነው። እንግዲህ እባክህ ማለት እንግዲህ ፕሊስ እንደ ማለት ሲሆን። አሁን ለምሳሌ አንድ ሰው እንግዲህ የሆነ ነገር ለኔ ሊያደርግልኝ ቢሆን ወይም ደግሞ የሆነ ነገር የሚሰጠኝ እንዲሰጠኝ እኔ ጋር የሌለ ነገር ቢሆን ለኔ በጣም ግን አስፈላጊ በጊዜው በጣም አስወላጊ የሆነ ነገር ከሆነ። እና እሱ ጋር ያለህ እቃ ወይም ደግሞ ብርም ሊሆን ይችላል የተለያዩ ነገሮች ሊሆን ይችላል። እንግዲህ ለኔ በጊዜው በጣም አስፈላጊ ሆኖ እሱ ጋር ካለ እንግዲህ እባክህ ይሄን ብር ወይም ደግሞ እቃ ስጠኝ አሁን ፈልጌ ነው ብዬ ያንን ጥያቄ የምጠይቅበት የተማጽኖ ቃል ነው ማለት ነው። ወይም ደግሞ እንግዲህ አንድ ሰው ከሰው ጋር ሊጣላ ሊሆን ይችላል ወይም ደግሞ እየዋሸ ሊሆን ይችላል ወይም ደግሞ እየሰረቀ ሊሆን ይችላል ወይም ደግሞ በጣም መጥፎ አልባሌ ተግባር እያደረገ እንግዲህ እባክህ ከዚህ ትርጊት ተቆጠበ። ወይም ደግሞ እባክህ አትዋሽ አትስረቅ እያልን እንግዲህ የተማጽኖ ቃል የምንጠቀመው የተማፅኖ ቃል ነው ማለት ነው። እንግዲህ እባክህ የሚለው እንግዲህ በጓደኛሞች ጓደኛ ሊሆን ይችላል እንደዚሁም ደግሞ ከቤተሰቦች ጋር ሊሆን ይችላል። ይህንን ቃል አብዛኛውን ጊዜ የምንጠቀመው በተማጽኖ ጥያቄን ለመጠየቅ ነው ማለት ነው። እንግዲህ ያው አሁን ለምሳሌ አንድ ሰራተኛ ከአለቃው ጋር ተጣልቶ ሊሆን ይችላል እና በዛ በተጣላበት ሰዓት እንግዲህ አለቃው የስራህ መልቀቂያ ደብዳቤ አስገባለሁኝ ምናምን ሊለው ይችላል ወይም ደግሞ ከስራው ለቀህ ውጣ ሊለው ይችላል። እና እንግዲህ ያ ሰራተኛ እባክህ እኔ ያው ይቅርታ እባክህ እባክህ ይቅርታ አድርግልኝ እኔ ገቢ ስለልልኝ ከስራህ መውጣት በጣም ይከብደኛል እባክህ እያለ እንግዲህ ያንን ሀላፊውን የተማጽኖ ቃል ይጠይቃል ማለት ነው። እንግዲህ እባክህ የምንለው ቃል እባክህ የምንለው ቃል እንግዲህ ያው ተማጽኖ ነው። በቃ አንዱን ሰው እንዲሁ እሺ እንዲለን ወይም ደግሞ እንዲያደርግልን የፈለግነው ነገር መጠየቂያ ቃል ነው ማለት ነው። እባክህ የሚለው እና አብዛኛው ጊዜ ያው በቤተሰብ ቤተሰቦቻችን ይሉናል ማለት ነው። እንግዲህ የሆነ ነገር ያው በልጅነታችን ትንሽ እንደሆን እንግዲህ እምቢ ስንላቸው እባክህ እባክህ እንደዛ አታድርግ ወይም ደግሞ እባክህ ከዚህ ነገር ተመለስ እያሉ እኛን እንትን ይሉናል ማለት ነው። ያው ባክህ የሚለው ጋር እንደ ምክርም ያገለግላል እንደዚሁም ደግሞ እንደ ማስጠንቀቂያም ነገር ቃል ያገለግላል ማለት ነው። እባክህ እንዲህ ከማድረግህ እንዲህ አታድርግ ብቃል እንግዲህ ያንን ሰው ለማስጠንቀቂያነት እንጠቀምበታለን። እንደዚሁም ደግሞ ለመለመኛም ለተማጽኖ የምንጠቀምበት የአማርኛ ቃል ነው ማለት ነው። እባክህ የሚለው ቃል እንግዲህ ብቻውን ትርጉም ሊሰጥ አይችልም እባክህ ካልን የሆነ ነገር ማለት አለብን ማለት ነው። እባክህ እንዲህ አታደርግ ወይም ደግሞ እባክህ ከዚህ አይነት ተግባር ተቆጠብ ወይም ደግሞ ባክህ እንዲህ አድርግልኝ ልንል እንችላለን። እንጂ ብቻውን እባክህ የሚለው ቃል ትርጉም ሊሰጥ የማይችል የአማርኛ ቃላት ነው። ከሌሎች ቃላቶች ተዳምሮ ሙሉ ትርጉም ያለው ፍቺ አለው። አረፍተ ነገር ሊሰጥ የሚችል የአማርኛ ቃል ነው ማለት ነው። እባክህ የሚለው